እሺ የአሁኑ ጥያቄ ደግሞ ምንድነው የሚለው የአትክልት ስራ አለህ ወይ ነው? እንግዲህ ወደ አትክልት ስራ በምናይበት ጊዜ የአትክልት ስራ ማለት ምን ማለት ነው? አትክልት ራሱ ምንድነው? የሚለውን ነገር መረዳት ወሳኝ ሆኖ አግኝቸዋለሁ እዚህ ጋር ይሄን ጥያቄ ለመመለስ ምክንያቱም እሱን ካልተረዳን ጥያቄውን በትክክል መመለስ አንችልም። ስለአተክልቶች የአትክልት ምንድናቸው አትክልቶች ያላቸው ለሰው ልጆች ያላቸው ጠቀሜታ ምንድነው ምናምን የሚለውን ነገር ካላየን በጣም አስቸጋሪ ነው። የሚሆነው ስለዚህ መጀመሪያ አትክልት ማለት የሰው ልጆች ጤናቸውን ለመጠበቅ የሚመገቧቸው የምግብ አይነቶች ወይም ቤታቸውን ለማስዋዋብ የሚጠቀሙት አትክልት ወይም የከተማ ውበት ለመጠበቅ የሚተከሉ አትክልት አሉ እነዚህ የአትክልት አይነቶች ናቸው። ስለዚህ አትክልት የተለያየ አይነት አለው ማለት ነው። በመጀመሪያ ምንድነው ያየነው? የሰው ልጆች ሊመገቧቸው የሚችሉ አትክልቶች እነዛ ምንድናቸው እነ ቆስጣ ሰላጣ እነ ጎመን እነሱ በቤት ውስጥ ሊተከሉ የሚችሉና እንክብካቤ ሊደረግላቸው የሚገባ ወይም ክብካቤ በቀላሉ ልናደርግላቸው የምንችላቸው የአተክልት አይነት ናቸው። ወይም ለምሳሌ እነ ማንጎ እነሱ ደግሞ ወደ ፍራፍሬ ይሄዳሉ። ስለዚህ ሌሎች ደግሞ አካባቢን ለማስዋብ ቤታችን ለማስዋብ የምንጠቀማቸው አበባዎች አሉ የተለያዩ አበቦች ከተማ ለማሰዋብ ደግሞ ዛፎች ምናምን ሳሮች እነዛ አትክልት ነው የሚባሉት። ስለዚህ እነሱ ለእኛ ጤና እንደመስጠት አየህ አንደኛ አየራችን ከማስተካከል ሁለተኛ ለመግብነት ይተርፋሉ ስለዚህ እነሱ ምን ይባላሉ ካልን አተክልት ይባላሉ። የአተክልት ስራ ደግሞ ወንድነው ከተባለ የአትክልት ስራ ማለት አተክልቶችን መንከባከብ ምክንያቱም አተክልቶች እንክብካቤ ካልተደረገላቸው የመጥፋት ከነበሩበት ሁኔታ የመሸሽ ሁኔታ ስለሚያሳዩ አትክልቶች መንከባከብ ግዴታና ለአተክልቶች ሊደረግ የሚገባ ዋነኛው ነገር ነው። ምክንያቱም እራሱን እንክብካቤ ካላደረግን እኛ የተከልነውን አትክልት ጥቅማቸውን ሳናገኝ በቀላሉ ሊደርቁብንና ሊጠፉ ይችላሉ። ስለዚህ አትክልቶች መንከባከብ ዋና እና ወሳኝ ነገር ነው ብዬ አምናለሁ። ስለዚህ እሱን ማድረግ የሰው ልጆች አለባቸው ስለዚህ። ወደ ጥያቄው ስንመጣ ከዛ ምን ማየት አለብን? አትክልቶች እንክብካቤ ከተደረግላቸው የተሻለ ኑሯቸው ህይወታቸው የመቀጠል የመርዘም ነገር አለው። እንትናቸው ከጠፋ ግን እንክብካቤ ካልተደረገላቸው የመጥፋት ከእነሱ ልናገኝ የምንችለውን ጥቅም እናጣለን። ስለዚህ ከእነሱ የምናገኘውን ጥቅም ካጣን ደግሞ ጥሩ አይሆንም ማለት ነው። ስለዚህ ከእነሱ የምናገኘውን ጥቅም ለማግኘት እነሱን መንከባከብ የውዴታ ግዴታ ነው። እነሱን ካጣናቸው ወይም ካልተንከባከብናቸው ምን ይፈጠራል? ብለን በምናይበት ጊዜ አትክልቶችን ካልተንከባከብን በጣም ብዙ መጥፎ መጥፎ ነገሮች ይፈጠራሉ። ስለዚህ እነሱ ነገራቶች እንዳይፈጠሩ አትክልቶችን መንከባከብ ግዴታ ነው ብዬ አምናለሁ። በኔ እሳቤ ምክንያቱም አትክልት ካልተንከባከበ የሰው ልጅ ምን ላድርግ ይመጣል። ወደዚህች ህይወት ለምን ይመጣል? ምክንያቱም አትክልት ሊንከባከብ ግዴታ አለበት ምክንያት ተፈጥሮ መንከባከብ ተፈጥሮን ካልተንከባከበ ደግሞ ተፈጥሮ የራሷን ተጽዕኖ ታሰድርብታለች ከተፈጥሮ ከሰጡን ጸጋዎች አንዱ ደግሞ አትክልት ነው። ስለዚህ አትክልቶችን መንከባከብ በጣም አስፈላጊና ወሳኝ ነገር ነው። ስለዚህ እሱን ማድረግ የውዴታ ግዴታ ሆኖ አግኝቼዋለሁ። አብዛኛው ሰው በሚችለው መጠን በቻለው አቅም አተክልቶች የሚንከባከብ የተሻለ ጥቅም ያገኛል ብዬ አምናለሁ። አንደኛ ከከተማ ቦታ አንፃር በምናይበት ጊዜ የተለያየ ዘርፈ ብዙ ጥቅም ነው። የሚሰጡት አትክልቶች የራሳቸው የሆነ ውበት የተፈጥሮም አየር የማስተካከል ለምሳሌ አትክልት የተከለበት ቦታ በምናይበት ጊዜ ያለው ውበት ቦታው ነፋሻማ ነው ጥላዎች አሉት ለአዋፋት መኖሪያ ይሆናል። ስለዚህ ተፈጥሮ ደግሞ በራሷ ምንድናት ተመጋጋሚ ናት። ስለዚህ ለእንስሳቶቹ ራሱ አትክልቶች ብንከባከብላቸው በጣም የተሻለ ነገር ያገኛሉ። ስለዚህ ለእኛ ለራሳችን ብቻ ብለን ሳየሆን እኛ እንደ ሰውነታችን ተፈጥሮን ለመንከባከብ የተሻለ ነገር ለማድረግ ይሄን ብናደርግ የተሻለ ነው ብዬ አምናለሁ። ስለ ትክልቶች ያለኝ መልከታ ይሄ ነው የአትክልት ስራ ማለት እንግዲህ አትክልቶች እየተንከባከቡ ሳይደርቁ ሳይጠወልጉ ለረጅም ዘመናት እንዲቆዩ እንዲ ተጠብቀው እንዲኖሩ የማድረግ ስራ ነው። ስለዚህ ወደ ጥያቄ ስንመጣ የአትክልት ስራ ታደርጋለሁ አዎ አደርጋለሁ በቤታችን የተለያዩ አትክልቶች አሉ። ስለዚህ እነሱን የተከልናቸው እኛ ከእነሱ ጥቅም ልናገኝ ነው ለቤታችን ለማስዋብ የተለያዩ ነገሮችን ለማግኘት ነው የተክልናቸው ስለዚህ። እነዛን አትክልቶች እንከባከባቸዋለሁ ውሃ እጠጣቸዋለሁ መከርከም ያለበት ካለ ይከረከማል። ስለዚህ የተለያዩ ነገሮችን ለአትክልቶች አደርጋለሁ። አትክልቶችን መንከባከብ ከዚህ በፊት እንዳልኩት ዘርፈ ብዙ የሆነ ጥቅም አለው። አንደኛ ለቤታችን ውበት ይሰጥልናል ሁለተኛ ለኛ አየር ያስተካክሉልናል ቤቱን ነፋሻማ ያደርጉታል ግቢውን መልካም ያደርጉታል። በከተማ አንፃር ደግሞ ካየናቸው ከተማ የማስዋብ ነገር ይታያል። አሁን ለምሳሌ አዲስ አበባን ብናይ አዲስ አበባ ላይ የተለያዩ አትክልቶች አሉ። ስለዚህ አትክልት ስራ የሚሰሩ ሰራተኞች ራሱ የአትክልት ሰራተኛ የሚባሉት ስለዚህ አትክልት ተንከባካቢ ሰው ያስፈልጋል ማለት ነው። እሱ ለሁላችንም ያስፈልገናል ተብሎ የሚጠበቅ ነገር ነው። ስለዚህ ሁሉም ሰው በቻለው መጠን አተክልቶችን መንከባከብ እና መበርታት

እሺ ያሁኑ ጥያቄ ደግሞ ቀልድ መናገር ትወዳለህ ወይ ነው እንግዲህ ቀልድ ምንድነው ቀልድሽ አሳቅኝ ቀልድሽ አሳቅኝ ቀልድሽ አሳቅኝ የሚለውን ታውቃለህ አታውቀውም ቀልድ ማለት እንግዲህ የራሱ የሆነ ትርጉም ያለው ሰዎችን ለማዝናናት ለማሳቅ የተፈጠረ ነገር ነው እንግዲህ ቀልድ በጣም አስፈላጊ ነገር ነው። እንግዲህ ህይወትን ቀለል ለማድረግ የተፈጠረ ነገር ነው ሁሉም ሰው ደግሞ ቀልደኛ መሆን አይችልም። እንጂ ሁሉም ሰው ቀልደኛ ቢሆን የሚስቅ ሰው አይኖርም ሁሉም ቀልደኛ መሆን አይችልም የራሱ የሆነ ችሎታ ይፈልጋል። ታለንት ይፈልጋል። ስለዚህ ቀልዶች ራሱ በተለያየ መንገድ ይከፋፈላሉ ስታንዳፕ ኮሜዲ ፥ኦር ዳርክ ሂውመር ምናምን በመባል ይከፈላሉ ስለዚህ ቀልድ በጣም አስፈላጊ ነገር ምክንያቱም ሰዎችን ለማስተካከል ለማዝናናት ለሰዎች ድምጽ ለመሆን የተለያዩ ሀሳቦችን ለመናገር የሚጠቀሙበት መሳሪያ ነው። ለምሳሌ በሀገራችን ከመጣን የተለያዩ ቀልድ የሚናገሩ ሰዎችን እናውቃለን እነዛን ቀልደኞች ደግሞ ሰዎች የሰዎችን ስሜት የሚናገር ህዝብ እንደ ህዝብ መናገር ያልቻለውን ነገር የሚናገሩ ቀልደኞች ወይም ኮሜዲያኖች አሉ ስለዚህ እነሱ ይሄን ነገር ጥሩ አድርጎ ይዘውታል ምክንያቱም የተሻለ ነገር አድርገውታል ብዬ አስባለሁ። የህዝቡን ስሜት የህዝቡን ትርታ የመናገር የማዝናናት የተለያየ ነገር ይታያል ስለዚህ እሱ ደግሞ በጣም አስፈላጊ ነገር ነው ምክንያቱም የሰው ልጅ በስራ የደከመ አይምሮ ህይወት ያቦዘዘው ህይወት ህይወት ያቦዘዘው ሰው በቀልዶች እየተዝናና ራሱን እየገዛና እንትን ሊል ይችላል ቀልዶችን ደግሞ የት እናገኛለን ብለን ካየን ቲያትር ቤቶች የተለያዩ ሲኒማ ቤቶች እንዲሁም የተለያዩ ፕሮግራሞች ላይ ኢቨንቶች ላይ ቀልዶች ሊዘጋጁ ይችላሉ። ስለዚህ ቀልዶች በዚህ በዚህ መንገድ ይገኛሉ። ሰዎችን ለማዝናናት ከማሳቅ ባለፈ ቁም ነገር እያዝናና ቁም ነገር ያስጨብጣሉ። እሱ ነገራችሁ ደግሞ አሪፍ ነው። ሌላው በሀገራችን ያሉት ቀልደኞች እነማን እነማን ናቸው ብለን ካየን የመጀመሪያው ቀዳሚው ኮሜዲያን እሸቱ ነው። እሱ እንግዲህ ቀልደኛ ሆኖ መጦ ያለውን ተግባር እያስፈጸመ ኮሜዲያን ነኝ ብሎ የተለያዩ ነገሮችን እያደረገ ይገኛል ሶ ቀልድ ብቻ አይደለም በቀልዱ በፈጠረው ተጽዕኖ ምክንያት ብዙ ባፈራቸው ተከታዮች ምክንያት የተለያዩ በጎ ስራዎችን እየሰራ ይገኛል። ስለዚህ እነሱ ቀልደኛ ብቻ የተለያዩ ቀልደኞች እና ልጅ አሬድ እና ጮባው የተለያዩ ቀልደኞች እንደውም እኛ ሀበሻውያን እንደማህበረሰብ ቀልደኛ ነን ቀልድ መናገር በጣም ነው የምንወደው ምክንያቱም ሁሌ ጥንክር ያለ ነገር አንወድም በተለይ አሁን የኔን ባህሪ በምትመጣልኝ ጊዜ ምንም በቃ ቁም ነገር ምናምን አይመቸኝም አይመቸኝም ስልህ ቢያንስ አንድ ጭዋታ ያስፈልጋል ብዬ የማምን ሰው ነኝ ምክንያቱም ህይወት ዘላለም አይደለም የምንኖርባት እና የፈለገ ከባድ ነገርም ቢሆን በምንችለው መጠን ለመሳቅ ራሳችንን ለመዝናናት ብንሞክር የተሻለ ነው። ምክንያቱም ብዙ የሚያስጨንቁን ነገሮች አሉ ላለመሳቅ ብዙ ምክንያቶች አሉ ጅ። ስለዚህ እነሱ ምክንያቶች ወደኋላ ትተን እኛ የምንደሰትበትን ነገር ብንፈልግና ለራሳችን የሚሆን ነገር ብንመርጥ የተቻለ ነው ብዬ አስባለሁ ምክንያቱም ራሳችን ካላዝናናናን አእምሮአችንን ካላደስን በጣም አስፈላጊ ነው የሚሆነው ስለዚህ አስቸጋሪ ነው የሚሆነው ስለዚህ ራስን መንከባከብ ራስን ከችግሮች አውጥቶ በተለየ መንገድ ማየት በጣም አስፈላጊ ነው ብዬ ነው የማምነው እንግዲህ ሁሉም ሰው በተቻለው መጠን እና በተቻለው አቅም ይሄን ቢያደርግ የተሻለ እየሆነ ይሆናል ብዬ አምናለሁ ምክንያቱም ቀልዶች ህይወትን ለማራዘም የተለያዩ ትውስታዎችን እያነሱ ሰዎችን ለመጨዋወት አንድ ሰው እኮ ቀልድ ካላወቀ ከሰዎች ጋር መግባባትም እንትን ማለትም ሊከብደው ይችላል እና ቀልዶች በጣም አስፈላጊ ነገሮች ናቸው። የሰዎችን ስሜት ሰዎችን የማዝናናት የማስተማር ለህዝብ ድምጽ የመሆን አቅም አላቸው። ስለዚህ ቀልዶች በጣም አስፈላጊ ነገር ናቸው ለአንድ ሀገር እንደውም በእኛ ሀገር ታሪክ በድሮ ጊዜ በንጉስ በንጉሳት ዘመን የተለያዩ ቀልደኞች ወይም ጨዋታ አዋቂዎችእና በዛ ጊዜ ንጉሱን እየሄዱ ጨዋታ የሚሰጡ የሚያዝናኑ ለምሳሌ እንደና አለቃ ገብረሃና የሚባሉ ጠቢባን ነበሩ። በዚህ ምን ያክል መሪዎች የድሮ መሪዎች በጣምትትት አስፈላጊ ነገር እንደሆኑ ተረድተው የሚያድናናቸውን ሰዎች ይፈልጉ ነበረ ስለዚህ ቀልድ መናገር ትወዳለህ ነው የሚለው አዎ ቀልድ መናገር እወዳለሁ ምክንያቱም ሁሉንም ነገር በሲሪየስ ወይም በደረቁ መናገር አልፈልግም የሰው ልጅ አንዳንዴ መሳቅ አለበት ምክንያቱም ላይፍ ስትረስ ያደርገዋል የራሱ ደባሪ ደባሪ ሁኔታዎች ይኖራሉ። ስለዚህ እነሱን ረስቶ ደካነያ በተገናኘ ቁጥር የተወሰነ ባስቀው ደስ ይለኛል። ምክንያቱም የሰው ለፈገግታ አንዳንዴ እኮ ፈገግታ የራቀው ሰው አለ ስለዚህ እነሱንም እያሰብን ቀልድ እንኳን ባንችል የሆነ ለማሳቅ ሙከራ ብናደርግ አሪፍ ነው እኔ ቀልድ መናገር አዎ እወዳለሁ ደስ የሚለኝ የሚያስደስተኝ ነገር

እሺ ይሄን ጥያቄ ለመመልስ ያክል ጥያቄው ምን ይላል የምትወደው መጽሐፍ ምንድነው? የምትወደው መጽሐፍ መጀመሪያ መጽሐፍ ማለት ምን ማለት ነው? ከዛም ሰዎች መጽሐፍን ለመውደድ ምን ምን መስፈርቶች አሏቸው። እና የተለያዩ ጥያቄዎችን አንስተን እዚህ ጋር መወያየት እንችላለን። ምክንያቱም ይሄን ጥያቄ ሰፋ አድርገን ለማውራት ወይም ለመወያየት እንሞክራለን። እንግዲህ መጽሐፍ ማለት ተጽፎ ወይም በስነ ስርዓት ተዘጋጅቶ እውቀትን ለማስተላለፍ ከአንድ ጀነሬሽን ወይም ከአንድ ትውልድ ወረዳ ትውልድ እውቀትን ለማስተላለፍ የምንጠቅምበት መንገድ ነው። ስለዚህ መጽሐፎች አለምን ከቀየሩ ትልቅ በታሪክ መካከል ቀዳሚዎች ናቸው ብዬ ነው የማምነው። ምክንያቱም መጽሐፎች የራሳቸው የሆነ ትልቅ ፓወር አላቸው። ሰዎች መጽሐፎች በመጠቀም የተለያዩ ነገሮች ያጋራሉ ታሪክ ያጋራሉ እውቀት ያጋራሉ ሳይንስ ያጋራሉ የተለያዩ ነገሮችን የማጋራት ነገር እውቀትን የተለያዩ ስቴፖችን ቅመማዎችን የተለያዩ ነገሮችን መጽሐፎችን በመጠቀም ሰዎች መጽሐፎችን በመጠቀም የተለያዩ ነገሮችን ያስተላልፋሉ። ስለዚህ መጽሐፎች አለምን ከቀየሩ ዋነኛ መሳሪያዎች መካከል ዋነኞች ናቸው ብዬ አስባለሁ። እንግዲህ መጽሐፎች በተለያየ መንገድ ሊገኙ ይችላሉ። እንግዲህ አሁን ይሄ የበይነ መረብ ወይም የዲጂታል ዘመን ከመምጣቱ በፊት ሰዎች መጽሐፎች እንዴት ነው የሚጽፏቸው? እናንተስ እንዴት ነው በመጽሐፎች የተማራችሁ እንዴት ነው የመጀመሪያ መጽሐፋችሁን ያገኛችሁ? ተብሎ በሚጠየቅበት ጊዜ እንግዲህ መጽሐፎች በስነ ስር ተዘጋጅተው ዶክመንት ተደርገው ተሰንደው በማህደር መልኩ በመጽሐፍ የሚጻፉ ዶክመንቶች ናቸው። ስለዚህ እነሱ ደግሞ በወረቀት ተጽፈው ታሽገው ለገበያ ይቀርባሉ። ሰው እውቀታቸውን እውቀቶቻቸውን ጨምቀው የህይወት ልምዳቸውን የተለያዩ አዳዲስ ነገሮችን የሳይንስ ፈጠራዎችን የተለያዩ ነገሮችን ከትውልድ ወደ ትውልድ ለማስተላለፍ ሲፈልጉ መጽሐፎችን ይጽፋሉ። እነዛ መጽሐፎች ደግሞ በወረቀት አድርገው በቤተ መጽሐፍቶች በተለያዩ መንገዶች የማስተላለፍ ሁኔታ ይታያል። እሱ ደግሞ የራሱ የሆነ ጥቅም አለው ያ ጥቅም ምንድነው? ካልን የተለያዩ ነገሮችን ለማካሄድ የተለያዩ ነገሮችን ለማድረግ የሚረዳ ሆኖ አግኝቼዋለሁ። ስለዚህ እሱን በመጠቀም የተለያዩ ነገሮችን ማድረግ ይቻላል። ሰዎች እሱን አድርገው እድለኛ ከሆኑ እውቀታቸውን በመጠቀም የተለያዩ ለውጦችን መፍጠር ይችላሉ። እነዛ ለውጦች ምንድን ናቸው? ምን ማድረግ ያስችሉናል ብለን በምናይበት ጊዜ ደግሞ የተለያዩ ነገሮችን እንድንቀይር የተለያዩ ነገሮችን እንድናደርግ? ይረዱናል። ነገር ግን አሁን እኔ መጽሐፌን የምናነቡበት ነገር መንገድ ተቀይሯል። መጽሐፎችን የምናይበት መጽሐፎችን የምንመለከትበት ሁኔታ ተቀይሯል። ምክንያቱም አሁን በዲጂታል ዘመን መጽሐፎች በተለያየ መንገድ እጃችን ውስጥ እየገቡ ነው። በፒዲኤፍ መልኩ ተጽፈው ወይም በኦድዮ መልኩ ወይም በድምጽ ቅጅ ሆነው መጽሐፎች እየተሰሩና እጃችን እየገቡ ይገኛል። እንግዲህ መጽሐፎች የሰዎችን ህይወት የመቀየር ልምድ አላቸው። ካልን መጽሐፎች የተለያየ ፓወር አላቸው ካልን መጽሐፎች የራሳቸው የሆነ ምን አላቸው አቅም አላቸው። አለምን የመቀየር የተለያዩ ነገሮችን ይሄ ሰዎች ላይ የመቀየር በሳይኮሎጂው ወይም በስነ ልቦናው ዘርፍ ሰዎችን የማንቃት በልቦለድ ደግሞ የመዝናናት በትምህርት መልኩ ደግሞ ሰዎችን በትምህርት የማበልጸግ የማስተማር ሁኔታዎች ይታያሉ። ስለዚህ መጽሐፎች በጣም አሪፍ ጥቅም ያላቸው ነገራቶች ናቸው። ስለዚህ እነሱን በመጠቀም ህይወታችንን ማሻሻል እህታችንን ማሳደግ ይቻላል። ስለዚህ መጽሐፎች በጣም አስፈላጊ ነገር ናቸው። የነሱን ጥቅም መረዳት እና ለምን እንደምንገለግልባቸው ማወቅ ያስፈልጋል። ብዬ አምናለሁ እሱን ማድረግ የራሱ የሆነ ትልቅ አስተዋጽኦ እንዳለው ነው የማምነው። ስለዚህ መጽሐፎች በተለያየ መንገድ ልናቸው እንችላለን። ስለዚህ ጥያቄውን በምንናይበት ጊዜ የምትወደው መጽሐፍ ምንድነው? ነው የሚለው የኔ የምወደው መጽሐፍ አሁን እኔ ላይ እሱ የምወዳቸውን መጽሐፎች ከጊዜ ወደ ጊዜ ይለያያሉ። ከጊዜ ወደ ጊዜ እንዴት ነው የሚለያዩት? ብለን በምናይበት ጊዜ አሁን ለምሳሌ ማንበብ በጀመርኩበት ጊዜ የልቦደር መጽሐፎች ጊዜ ለማሳለፍ ሰው ዝም ብሎ በፈጠራ መልኩ የጻፋቸው መጽሐፎች ማንበብ ያዝናናኝ። ነበረ እንደገና ደግሞ ትንሽ እያደኩ ራሴን እያወቅኩ ራሴን በተለያዩ ነገሮች እያሳደኩ ስመጣ ደግሞ እኔ ላይ የሚያሳድጉ የኔን ፐርሰናል ግሮዝ የኔን አቅም የሚያሳድጉ መጽሐፎችን በማንበብ ላይ እገኛለሁ። ስለዚህ እነሱ ደግሞ ህይወቴን ለማሳደግ ማሻሻል ያለብኝ ነገራቶች ልማዶችን መቀየር ስፈልግ የተለያዩ ነገሮችን ማድረግ ስፈልግ የሚያስብን መጽሐፋትን መጽሐፍቶችን ማንበብ ጀምሬያለሁ። ሌላው ደግሞ ምን አይነት መጽሐፎችን ትወዳለህ? ከተባልኩኝ የትምህርት መጽሐፎች እኔ ጋር አራዲስ ነገሮች የሚጨምሩ ለምሳሌ እንደ ሪሌቲክ ቲዮሪ አሉ የአልበርት አንስታይ መጽሐፎች የፊዚክስ መጽሐፎች የኬሚስትሪ መጽሐፎች በጣም የማንበብ አጋጣሚ ነበረኝ። በትምህርትም አጋጣሚ ብዙ መጽሐፎችን አንብቤያለሁኝ። ምክንያቱም የመጀመሪያ ዲግሪዬን ለመጨረስ ወይም የዩኒቨርሲቲ ትምህርቴን ለመማር የተለያዩ አጋዥ መጽሐፎችን በማንበብ ነው የጨረስኩት። ስለዚህ እነሱ ጋር ፎከስ የማድረጉ ነገር አለ። ስለዚህ እንደ አጠቃላይ ይሄን ሀሳብ ለመጠቅለል ስንመጣ መጽሐፎች የራሳቸው የሆነ ዘርፈ ብዙ ጥቅም ዘርፈ ብዙ ጥቅም አላቸው። ስለዚህ እኔ የምወደው አሁን ላይ እኔን የሚያሳድግ መጽሐፎች የፐርሰናል ልክ እንደ የገንዘብ አጠቃቀም የልማዶችን የመቀየር ኮንፊደንስ ወይም በራስ መተማመን የሚያሳድጉ መጽሐፎች እወዳለሁ። እንግዲህ መጽሐፎችን አሁን ላይ በተለያየ መንገድ እናገኛለን። ከነዛም መካከል በድምጽ ቅጅ ተቀድተው ወይም በስልካችን ውስጥ በእያንዳንዱ ቦታ ስንሄድ የምናነባቸው ሆነው እናገኛቸዋለን። ስለዚህ መጽሐፎች በጣም

እሺ ያው ጥያቄን ደሞ በምናይበት ጊዜ ሾርባ ትወዳለህ ነው አዎ ሾርባ እወዳለሁ። ሾርባ በጣም አስፈላጊ ነገር ነው። ለሰውነታችን የተለያዩ ነገሮችን የሚሰጠን ነገር ሾርባ ተብሎ ይጠራል። እንግዲህ ሾርባን በምናይበት ጊዜ ከምን ከምን ሊዘጋጅ ይችላል? በምናይበት ጊዜ የመጀመሪያው ሾርባ ሊዘጋጅበት የሚችለው ከአትክልቶች ነው። አትክልቶችን በማብሰል አትክልቶችን በውሃ አድርገን በዘይት አድርገን መኮረኞችን ምስሮችን የተለያዩ ነገሮችን በማድረግ ሾርባዎችን መስራት ይቻላል። ሁለተኛው ከስጋ ወይም ከእንስሳት ተዋጽኦ ሾርባ መስራት ይቻላል። እንግዲህ እኔ እምወደው የስጋ ሾርባ ነው። ይቅርታ አድርጉልኝ እኔ እምወደው እሱን ስለሆነ ነው። ምንም ማድረግ አልችልም። አትክልት ምናምን አይመቸኝም ለሰውነት የማይሄድ ነገር ስለሆነ ከሰውነት ጋር የማይሄድ ሾርባ ደግሞ መጥታት አልፈልግም። ከእኔ ሰውነት ጋር የምሄደው አይነት ምንድነው? ካልን የስጋ ሾርቦዎች ናቸው። የስጋ ሾርቦዎች በጣም ይጣፍጣሉ በጣም ደስ ይላሉ። ለሰውነታችን በጣም ገንቢ ናቸው። ለሰውነታችን ለመቅኔዎቻችን በጣም አስፈላጊ ናቸው። እንደውም የተለያዩ ነገሮችን ስናደርግ አዎ

እሺ ያው ጥያቄ ደግሞ የምትወደው ፍራፍሬ ምንድነው ነው የሚለው? እንግዲህ የምወደው ፍራፍሬ እንደ በመጀመሪያ ፍራፍሬ ማለት እንደ ነማንጎ እንደ ብርቱካን እንደ ሙዝ እንደ አውካዶ የተለያዩ ምርቶችን ያጠቃለለ ነው። እንግዲህ እነሱን በምናይበት ጊዜ። እኔ ሁሉንም ሊባል በሚባል ደረጃ እወዳችኋለሁ ማንጎ ይባል ማንጎ ያለው ልጅ እያለሁ ማንጎችን ነበር የምወደው ምክንያቱም። የማንጎ ጁሶች በጣም አሪፍ ናቸው ያው ካርጁሶችን በጣም አሪፍ ነገራቶች ስለሆኑ። እነሱን የመውደር ነገር እና እነሱን የመጠቀም ሁኔታ ነበር የነበረው። እነሱም በጣም ለጤናችን አስፈላጊ ናቸው። በጁስ መልኩ በምንጠቀምበት ጊዜ ብዙ ነገሮችን እናገኛለን። ስለዚህ በብዙ ሁሉንም የሚባል ወይም በደረጃ የመጠቀም ልምድ ነው ያለው። ስለዚህ እነሱን መጠቀም ደግሞ በጣም አስፈላጊ ነገር ነው። ሁሉም ሰው በመጠን እና በቻለው አቅም። ፍራፍሬዎች ቢጠቀም ለጤናው በጣም አስፈላጊ ነው ብዬ አምናለሁ። እነሱን ማድረግ በጣም አስፈላጊ ነገር ነው። ሁሉን ሰው ይሄን ቢያደርግ ጤና ይጠበቃል። የተለያዩ ነገሮችን ያገኛል ብዬ አምናለሁ። ስለዚህ ሁሉንም በተቻለው መጠን ፍራፍሬዎችን መጠቀም ፍራፍሬዎችን ለጤናው። ማድረግ መቻል አለበት ብዬ አምናለሁ እሱን በጣም አስፈላጊ ነገር ነው። ሁሉም ሰው ሊባል በሚባል ደረጃ ይሄን ቢያደርግ የተሻለ የጤና እንትን ይኖረዋል ብዬ አምናለሁ። ይሄን የመሰሉ ፍራፍሬዎች ለማንጎና ካዶ እኔ በጣም የምወዳቸው ፍራፊዎች ናቸው። እነሱን አለመውደድ አይቻልም ምክንያቱም በጣም አስፈላጊ ነገራቶች ስለሆኑ ለጤናችን እነሱን መውደድ በጣም አስፈላጊ ነው።

እሽ እንግዲህ ይሄን ጥያቄ ለመመለስ እንሞክር ሶ ጥያቄ የሚለው ግጭቶችን ማስተካከል ትችላለህ ወይ ነው? እንግዲህ ግጭት ወይም ኮንፍልክቲ የሚባለው ነገር በተለያዩ ነገራቶች ሀፕን ሊያደርግ ይችላል በተለያዩ ነገሮች ይፈጠራል። ስለዚህ እሱን በቀላል መንገድ መፍታት አዎ ይቻልም ምክንያቱም ግጭቶች ከሰው ልጆች ያለፉ ነገራቶች አይደሉም። ግጭቶች እንዴት ነው የሚከሰቱት ግጭት ራሱ ምን ማለት ነው? የሚለውን በምናይበት ጊዜ እንግዲህ ግጭት በሰዎች መካከል የሚፈጠር። ሰዎች አለመግባባት ስራ በመስራት በተለያዩ ነገሮች ሲነጋገሩና የተለያዩ ነገሮች ሲፈጠሩ አለመግባባት ይፈጠራል ስለዚህ እነሱ ምን ይባላሉ? ግጭት ይባላሉ። ግጭት ብዙ ጊዜ ይፈጠራል። ስለዚህ እሱን የምንፈታበት መንገድ ነው ዋነኛው ነገር። የሰው ልጅ ስራ ሲሰራ የተለያዩ ነገሮች ይፈጠራሉ በዛ ምክንያት ያን ነገር ለመፍታት የሚደረግ ሂደት ግጭት አፈታት ይባላል። ግጭት በተለያየ መንገድ ይፈታል። በሽማግሌዎች አሁን ከሀገራችን በኋላ አንፃር ከተነሳን የተለያዩ ግጭቶች የሚፈቱት በሽማግሌዎች ነው። ምክንያቱም ግጭት በሚፈጠርበት ጊዜ በዳይና ተበዳይ ወገኝ ይኖራል። ስለዚህ በዳይና ተበዳይ ሁለቶችም ሽማግሌ ጋር በመቅረብ ያላቸውን ነገር ያቀርባሉ። ስለዚህ ሽማግሌዎች ደግሞ ጥፋተኛውን በመለየት በዳይና ተበዳዩን በትክክል በመለየት አንደኛው እንዳይጎዳ ያን ነገር ፊክስ ለማድረግ ሙከራ ያደርጋሉ። ሙከራ የሚያደርጉት እንዴት ነው? ካልን የተጎዳው ሰው ካሳ በማግኘት ለምሳሌ በሀገራችን ምን አይነት ችግር አፈታት አለ? ብለን በምናይበት ጊዜ ሰዎች የመገዳደል ሁኔታ ይታያል። እና አንድ ሰው የአንድ ቤተሰብ ከገደለ ምንድነው የሚደረገው? ሁለቱም ወገኖች ይቀመጣሉ በዳይና ተበዳይ ይቀመጣል ስለዚህ ያጠፋው ወገን ሄዶ ችግሩን ለመካስ በገንዘብ ሊሆን ይችላል። በከብቶች በተለያዩ ነገሮች የመፍታት ሂደት ችግር አፈታት ይባላል። ስለዚህ ሀገራችን በዚህ በጣም ልምድ ያላትና አባቶቻችን የተካኑ ናቸው ብዬ አስባለሁ። ስለዚህ ከእነሱ ብዙ ትምህርቶችን ስለወሰድኩ የተለያዩ ነገሮችን ስላገኘሁኝ የችግር አፈታት ሂደቶችን አውቃለሁ። ስለዚህ ስለ ችግር አፈታት ልሐል የምችለው ይሄንን ነው። እንጂ ችግር መፍታት ካልቻልን የተለያዩ ነገሮች ህይወታችን ውስጥ ይፈጠራሉ እነዛ ደግሞ በጣም ብዙ ነገሮችን የማበላሸት ሁኔታ ይታያል። እነዛን ማድረግ ካልቻልን ብዙ ነገሮች በዙሪያችን አሉ ነገሮች ይበላሻሉ ስለዚህ እነሱ እንዳይሆን ይመስለኛል። ብዙ ሰዎች ችግሮችን ለመፍታት የሚሄዱት ስለዚህ በአስፈላጊ ሁኔታ እሱን ማድረግ ተገቢ ነው ብዬ አስባለሁ። በኔ አእምሮ ወይም እኔ በማውቀው ችግሮች መፍታት በጣም ቀላል እና ማድረግ የሚቻል የሚሆን ነገር ነው ብዬ አምናለሁ። ሁሉም ሰው በተቻለው መጠን ይሄን ነገር ለማድረግ ቢሞክርና ማድረግ ቢችል መልካም ነው ብዬ አስባለሁ።

እሺ ጥያቄ ለመመልስ ስሞክር ጥያቄ የሚለው ወደ ስራ በሰአቱ ትደርሳለህ ወይ? ይሄን የሚመስል ነው? አዎ እደርሳለሁኝ ስራ ምን ማለት እንደሆነ ስራ ቦታ ላይ በሰአት መድረስ ምን ምን ጥቅሞች እንዳሉት ብንወራ መልካም ነው ብዬ አስባለሁ። ምክንያቱም ስራ እንግዲህ ሰዎች ህይወታቸውን ለመቀየር የተለያዩ ነገሮችን ሰአታቸውን ጊዜያቸውን ሰውተው ገንዘብ የሚያገኙበት ነገር ስራ ይባላል። ምክንያቱም እንጀራቸውን ለመብላት እንጀራቸውን ለማብሰል የሚያደርጉት ማንኛውም ጥረት ስራ ለመስራት እስከሆነ ድረስ እሱ ስራ ይባላል። ምክንያቱም ጊዜያቸውን ማንነታቸውን የተለያዩ ህይወታቸውን ክፍል በገንዘብ ለማስተካከል የሚያደርጉት ሂደት ስራ ይባላል። ስለዚህ ሰዎች የተለያዩ ስራዎችን ሊሰሩ ይችላሉ። የተለያዩ ስራዎችን በሚሰሩበት ጊዜ ደግሞ ስራውን ለመስራት የሚወስደው የራሱ ጊዜ አለ ያ ጊዜ የስራ ሰዓት ይባላል። ስለዚህ ያኔ የስራ ሰዓት ደግሞ ማክበር እና መፈጸም ያለባቸውን እያንዳንዱ ተግባራት መፈጸም አለባቸው ያን ካላደረጉ የሚሰሩትን ነገር አያገኙም ስለዚህ ስራቸውን በአግባቡ መስራት አለባቸው። ያንን ካልሰሩ ደሞዛቸውን ሊያገኙ ወይም የተቀጠሩበትን ነገር ላያገኙ ላያገኙ ይችላሉ። ምክንያቱም የስራ ሰዓት ማለት መከበር ያለበት ተስማምተው በዚህ ሰዓት ገብቼ በዚህ ሰዓት እወጣለሁ ብለው ከደሞዝ ከፋይ አካል ጋር የፈጸሙት ስምምነት ነው ያን ስምምነት ካላከበሩ ደሞዛቸው ስለማይመጣላቸው ያን ነገር ማድረግ አይችሉም ማለት ነው። ስለዚህ- ሁሉም ሰው የስራ ሰዓት አክብሮ ስራውን በአግባቡና ውጤታማ በሆነ መንገድ መስራት አለበት ብዬ አስባለሁ። ስለዚህ- አንድ ሰው ስራ ተቀጠረ ወይም ስራ መስራት ጀመረ ሲባል ያን ነገር ማድረግ እንዳለበት ያውቃል ስለዚህ ሁሉም ሰው ይሄንን ስለሚያውቅ ስራዎችን በአግባቡና በተለየ መንገድ መስራት ያስፈልጋል ብዬ አስባለሁ። እንግዲህ ወደ እኔ ስንመጣ የስራ ሰአቶች ታከብራለህ ወይ ሚለው? ወይም ወደ ስራ በሰአት ትደርሳለህ አዎ እደርሳለሁ ምክንያቱም ከቤቴ ወደ ስራ ቦታ ያለው ርቀት የአስራ አምስት ደቂቃ ልዩነት ስለሆነ እሱን ደግሞ በታክሲ ሄጄ ነው ቶሎ የሚሸፍነው ስለዚህ መስራት ያለብኝን ማድረግ ያለብኝን ነገር ስለማውቅ በሰአት ወደ ስራ ቦታ ደርሼ ስራዬን እሰራለሁ ማለት ነው። ምክንያቱም ስራዬን ካልሰራሁ በሰአት ደርሼ ካልሰራሁኝ ስራው ይጎደል ከዛ እኔም ስራዬን እንደማላገኘው አውቃለሁ። እንግዲህ ይሄን ጥያቄ ለመመለስ ያክል አዎ ወደ ስራ በሰአቱ እደርሳለሁ ብዬ እመልሳለሁ። አብዛኛው ሰው የስራ ሰአቱን ለመሸፈን እና በሰአቱ ወደ ስራ ለመድረስ ጥረት ያደርጋል ብዬ አስባለሁ። እንግዲህ ሰዎች ወደ ስራ በሰአት ባይደርሱ ምን ይፈጠራል የሚለውን በምናይበት ጊዜ ደግሞ የተለያዩ ችገሮች ያጋጥሟቸዋል። አንደኛ- ደመዎዛቸው በአግባቡ ላይገባላቸው ይቻላል ሁለተኛ ስራቸው ተፈፃሚነት አይኖረውም ሶስተኛ ደሞ ከስራ የመባረር እድል ራሱ ይኖራቸዋል ስለዚህ ሰዎች ስራቸውን አክብረው መገናኘት ባለባቸው ቦታ እየተገኙ ስራቸውን መስራት አለባቸው ብዬ እመክራለሁ። ስለዚህ ስለ ስራ ያለኝ ምልከታ ይህን ይመስላል።

እሺ ያው ጥያቄው እንደሚያሳየው ጥያቄው የሚለው ምንድነው መንዳት ትችላለህ ወይ ነው? አዎ እንደማንኛውም ሰው መንዳት ማሽከርከር እችላለሁ ምክንያቱም የመንጃ ፍቃዶች ስላለኝ። መኪና ሞተር እና ብስክሌት አዎ ማሽከርከር እችላለሁ። ምክንያቱም እነዚህ ነገራቶች ጠቃሚ ስለሆኑ። እሱን ማድረግ እችላለሁ እሱን አለማድረግ በጣም ከባድ ስለሆነ እሱን ማድረግ አዎ እችላለሁ። መንዳት እችላለሁ

እሺ የእቃ ቁጥጥር ተደርጋለሁ የሚለው እንግዲህ እሱን ለመናገር ያክል አዎ ቁጥጥር አደርጋለሁ ምክንያቱም የእቃ ቁጥር ማድረግ በጣም አስፈላጊ ነው ብዬ ስለማምን። የእቃ ቁጥጥር ከላደረግን ብዙ ነገሮች ይበላሹና ወዳልተፈለገ አቅጣጫ ሊመሩ ስለሚችል የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። ስለዚህ ሁሉም ሰው የእቃ ቁጥጥር ማድረግ አለበት በዬ አምናለሁ። ስለዚህ በተቻለ አቅም ሁሉም ሰው። የእቃ ቁጥጥር ቢያደርግ የተሻለ ነው ሁላችሁም የእቃ ቁጥጥር አድርጉ

የምትወደው ስፖርት ምንድነው ነው የሚለው እንግዲህ እኔ የምወደው ስፖርት እግር ኳስ እወዳለሁ የተለያዩ ስፖርቶችን እወዳለሁ። ከሁሉም ግን በተሻለ የምወደው እኔ ባስኬትቦል በጣም የሚያዝናናኝና የመጣንበት ሆኖ አግንቸዋለሁ። ስለዚህ እኔ የምወደው የስፖርት አይነት ቅርጫት ኳስ ወይም ባስኬት ቦል የተባለውን ስፖርት እወደዋለሁ ማለት ነው። እሱም ሀሪፍ ስለሆነ እወደዋለሁ ብየ መናገር እችላለሁ።

በገበያ ዋጋ መደራደር ትችላለህ ወይ ነው የሚለው ጥያቄ? እንግዲህ ይሄን ጥያቄ ለመመለስ ገበያ እንግዲህ ነገሮችን ለመሸጥ ለመለዋወጥ የምንጠቀምበት መንገድ ስለዚህ። አዎ ዋጋ መደራደር እችላለሁ። ዋጋዎቹ መደራደር ደግሞ በጣም አስፈላጊና መሆን ያለበት ነገር ስለሆነ። አዎ እሱን አደርጋለሁ። አብዛኛው ሰው መደራር ይቻላል። እኔም እንደ ነጋዴ መደራደር እችላለሁ አዎ

የቀን መቁጠሪያ ትጠቀማለ ወይ ነው? አዎ እንደማንኛውም ሰው የቀን መቁጠሪያዎችን እጠቀማለሁ ምክንያቱም እነሱ በጣም አስፈላጊና መሆን ያለባቸው ነገራቶች ስለሆኑ እነሱን በመጠቀም የተለያዩ ነገሮችን ለማድረግ ጥረት አደርጋለሁ። የቀን መቁጠሪያዎችን በመጠቀም የተለያዩ ጥቅማጥሞችን አግኝቻለሁ እነሱን ካልተጠቀምኩ ብዙ ነገሮች ይበላሻሉ ብዬ ስለማምን። የቀን መቁጠሪያዎች በጣም አሪፍ ነገራቶች ናቸው

ቅሬታዎችን እንዴት ታስተናግዳለህ? ለሚለው እንግዲህ ቅሬታዎችን በተለያየ መንገድ አስተናግዳለሁ ቅሬታዎች የራሳቸው የሆነ ምን አላቸው። የማያስፈልግ የተለያዩ ደስ የማይሉ ነገሮች አሏቸው። ስለዚህ ቅሬታዎችን በአግባቡ ማድረግ ያስፈልጋል። ስለዚህ ክሬታዎችን እኔ ደግሞ በአግባቡ ነው እምቀበለው። ምክንያቱም እንደዛ ካልሆነ ቅሬታ አቅራቢው አካል ሊጎዳናን ሊያዝን ስለሚችል በአግባቡ እቀበላለሁ

መጠበቅ ግዴታ ነው ከተባለ አዎ ግዴታ ነው ምክንያቱም መጠበቅ ከመጥፎ ነገሮች መጠበቅ ነገር ግን መጠበቅ ከሆነ ቃሉ ጠብቆ ደግሞ ከሰዎች መጠበቅ ግድ አይደለም። ምክንያቱም በራሳችን መንገድ ነገሮችን ማድረግ እንችላለን። ግን ከሌሎች ነገሮች ከሱስ ከተለያዩ ነገሮች መጠበቅ ከሆነ አዎ መጠበቅ ግድ ነው ብዬ ነው እማስብ ይሄ ቃል ሲጠብቅና ሲላላ ሁለት አይነት ትርጉም ነው ያለው።